በእግር በጣም ረጅም ጉዞ መጓዝ እችላለሁ በቀን ውስጥ እስከ አምስት ኪሎ ሜስት ድረስ እጓዛለሁ ለጤንነቴም ለራሴም አሪፍ ነው ብዬ ስለማስብ በጣም ብዙ እጓዛለሁ። በቀን ውስጥ እስከ አምስት ኪሎ ሜትር ድረስ እጓዛለሁ ያው በእግር መጓዝ ለጤንነት ለሰውነት ለእያንዳንዱ ነገር አሪፍ ስለሆነ እጓዛለሁ በእግሬ ማለት ነው። አብዛኛውን ጊዜ እኔ የምኖርበት አካባቢ ደግሞ የትራንስፖርት ችግር ስላለ እስከ ስራ የምሄደው በእግሬ ነው። ያው በእግር ስጓዝ የተለያዩ ጥቅሞችን አገኛለሁ አንድ ተፈጥሮን እቃኛለሁ። ሁለት ደግሞ አካላቴን ስፖርት አሰራለሁ በቀን ውስጥ የምበላው ምግብ እንዳለ ተከማችቶ ምንም አገልግሎት ሳይሰጥ ከቀረ ያው ለሰውነቴም ለኔም አደጋ ስለሆነ በእግር በመሄድ የበላሁትን እያንዳንዱን ካሎሪን አቃጥላለው ማለት ነው። ካሎሪን ማቃጠል የግድ ስለሆነ በእግር በመጓዝ በቀን ውስጥ እስከ አምስት ኪሎ ሜትር ድረስ በመጓዝ ካሎሪኔን አቃጥላለሁ ለጤንነቴም አሪፍ ነው። ያው ጤንነት ያስፈልጋል ለአንድ ሰው ልጅ እንግዲህ ጤነኛ ካልሆንኩ ደግሞ በስራዬም በሁሉ ነገሬም ስኬታማ አልሆንም። ዋናው ከሁሉም ነገር የሚቀደመው ጤና ስለሆነ ለጤንነቴ እሰራለሁ እንግዲህ አብዛኛውን ጊዜ ከአምስት ኪሎ ሜትር በላይ እጓዛለሁ ወደ ስራ ስሄድ የትራንስፖርት ችግር ስላለብኝም ያንን ለመቅረፍ እኔ ያለሁበት አካባቢ ያው ወደ ገጠር ስለሆነ መኪናም የማይገባበት አካባቢ ስለሆነ በእግር እጓዛለሁ ማለት ነው። ያው በእግር መጓዝ የተለያየ ብዙ ጥቅሞች እንዳሉት ሆኖ በጣም መጥፎ ጥቅሞችም አሉት። ምንድነው መጥፎ ጥቅሞቹ? አንድ መንገድ ላይ የማልፈልገውን ሰው አገኛለሁ አብዛኛውን ጊዜ በመንገድ ላይ በምራመድበት ወይም የእግር ጉዞ በማደርግበት ሰዓት ማግኘት የማልፈልገውን ለኔ ህይወት ለኔ ከእኔ ጋር የማይሄዱ የማይጣጣሙ ሰዎችን አገኛለሁ በአብዛኛው ጊዜ ያ ደግሞ ለኔ ህይወት ጥሩ አይደለም። እንዴት ነው ጥሩ ያልሆነው? ያው እነሱ የሚሄዱበት የሚከተሉት የህይወት ተሞክሮዋቸውን ለኔ ለግድ እንድከተል ወይም እንድሄድ ስለሚያስገድዱኝ በቃ እነሱን ላለማግኘት ስል በጣም በጊዜ እየወጣው በጣም ተቸግሬያለሁ። እና በዛ ጉዳይ ያው በእግር መሄድ አንዳንዴ አስቸጋሪ ነው። ሁለት ደግሞ በፍጥነት የመጓዝ ችግር ነው። በስራ በጊዜ መግባት አለብኝ ደግሞ በጊዜ ስነሳ በእግሬ ስጓዝ ያው አንዳንዴ የተለያዩ ችግሮች ሊያጋጥሙ ይችላሉ በመንገድ ላይ ልናገኛቸው የምንችለው የተለያዩ አደጋዎች ሊሆኑ ይችላሉ። የተለያዩ ችግሮች ሊከሰቱ ይችላሉ። ያንን ነገር ተቋቁሞ ማለፍ በጣም አስቸጋሪና ከባድ ያደርገዋል በዛ ምክንያት ከበጎ ነገሩ አንፃር ያው በእግር መሄድ በጣም መጥፎ ነገሩ ያዳግታል። ይኸው ግን ወደ በጎ ነገሩ ስንመጣ በጎ ነገሩ አንድ ተፈጥሮአችንን እንቃኛለን ከሰው ጋር ያለንን ግንኙነት እንጨምራለን። ጤናችንን እንጠብቃለን የተ የተለያዩ የጤና መሰናክሎች አይጥሉንም እኛን አይዙንም የተለያዩ በሽታዎች እድሜን ተገን አድርገው የሚመጡ ዝም ብሎ በመቀመጥ የሚመጡ የተለያየ ችግሮች አያጋጥሙንም ማለት ነው። ያው የተፍታታ አእምሮ ይኖረናል ለስራችን ጠንክረን እንደርሳለን ማለት ነው። ግን እንደዛም ሆኖ ወደ ስራ ወደ ትምህርት በምንሄድበት ሰዓት መንገዱ በረዘመ ቁጥር ደግሞ በጣም ሀይለኛ ድካምን ያመጣልናል ይሄም ለትምህርታችን ለስራችን ትኩረት እንዳንስጥ ስለሚያደርግ ይሄ ደግሞ መጥፎ ጎኑ ነው። በእግር አብዝቶ የመጓዝ መጥፎ ጎን ነው ማለት ነው። በዚያ ምክንያት ያው በጊዜ ወጥቶ ቀስ ቀስ እያሉ የእግር ጉዞ ማድረግ ያስፈልጋል ብዬ አስባለሁ። ያው ደግሞ በእግር ስንሄድ የእግር ጉዞ ስናደርግ ወደ ትምህርት ቤት ወደ ስራ አብዛኛውን ጊዜ ምን እቃ ይዘን በምንጓዝበት አሁን ለምሳሌ እኔ ወደ ቢሮ ስሄድ እቃ ይዤ ስለምጓዝ ላፕቶፔን የተለያዩ እቃዋቼን ሄዤ ስለምጓዝ ይሄ ደግሞ የተለያየ ጫና ሊያመጣብኝ ይችላል። አብዛኛውን ሰው የመንገዱን ደህንነት እና የተለያየ ነገር ያው የክብደትም ጫና ሊያመጣ ያመጣብኛል ያው የመንገዱ ደህንነት ደግሞ ለሌሎች ለዘራፊዋች እና ለተለያዩ ነገሮች ተጋላጭ ያደርገኛል። ጤንነቴን ከመጠበቅ ባለፈ እነሱን መከላከሉ በጣም አስቸጋሪና ከባድ ያደርገዋል። በዚህም ምክንያት ያው ለመንገዱ ጤንነት አስቸጋሪ ነው። ያው ለፍጥነት ለተለያየ ነገር የመንገድ ደህንነት ክፋት እንዳለ ሆኖ ለጤና ለተለያየ ነገር ለአካላዊ እንቅስቃሴ ለአእምሮ መፍታታት በጣም የእግር ጉዞ በጣም ነው የምወደው። አንድ ቅዳሜና እሁድን ስፖርት ስለምሰራ አካላዊ እንቅስቃሴ ስለማደርግ ከአምስት ኪሎ ሜትር በተሻለ ለመስራት ወይ ለመሮጥ እሞክራለሁ። በጣም ብዙ ርቀት ነው የምሄደው በጣም ብዙ ርቀት ማለት ይቻላል ከሰፈሬ ወጥቼ ካለሁበት አካባቢው እርቄ ሄጄ ነው። ስፖርት የምሰራው ወይም የእግር መንገድ የምጓዘው ማለት ነው። ቢያንስ ለሁለት ሰዓት ለሶስት ሰዓት እጓዛለሁ። በዛን ሰዓት በጣም ብዙ የማገኘው የጤና ጥቅም አለ በጣም ብዙ ያልጎበኘኋቸው ያላየኋቸውን አካባቢዎች አያለሁ። በዛም ብዙ ነገር እማራለሁ ከሰው ጋር እግባባለሁ ከተለያዩ ነገሮችን እሞክራለሁ እፈታለሁ የተለያዩ ተግዳ

አዎ አለኝ ኢንተርኔት አሁን ላለንበት አለም እንደመግባቢያው እንደመገናኛ ዲልድይ ነው። እያንዳንዱን ነገር ያለ ኢንተርኔት ማድረግ በጣም አዳጋችና አስቸጋሪ ሆኗል። የምንጠቀምባቸው ሞባይሎች እና ኮምፒውተሮች ለዚህ እንደማገናኛ ናቸው። ያው ኢንተርኔት ማለት ሌላ ራሱን የቻለ አለም ማለት ነው። ከምናውቀው ከግንኙነት በተጨማሪ ይሄ ራሱን የቻለ በማንገናኝ በመረብ ላይ በኦንላይን ላይ የምንገናኘው በኢንተርኔት አማካኝነት ነው። ያው ኢንተርኔት ከመጣ በኋላ አለም እንደ አዲስ ሌላ መልክ ይዛለች ብዬ አስባለሁ። ያው ኢንተርኔት በጣም ብዙ መጥፎ ነገሮች ቢኖሩትም ያው ኖሮችን እና ህይወታችንን ስላቀለለ ይው ልናመሰግነው ይገባል ብዬ አስባለው። እስካሁን ኢንተርኔት ባይኖረው አለም ምን እንደምትመስል ለማሰብ በጣም ከባድ ነው የሚሆነው እንደኔ እንደኔ ማለት ነው። ያው ኢንተርኔትም በጣም ነው የምጠቀመው። ቢያንስ በቀን ውስጥ ለ አስራ ሰባት ሰዓት ያክል እጠቀማለሁ በሃያ አራት ሰዓት ውስጥ ማለት ነው ያ ደግሞ ለኔ እየጎዳኝ እንደሆነ አውቃለሁ ነገር ግን ለማቆም እና ለመተው እፈልጋለሁ ወይም አቅጃለሁ። ኢንተርኔት በጣም ብዙ ዘርፈ ጥቅሞች አሉ። ያው በባንክ ላይ ሊሆን ይችላል የተለያየ ነገር ሊሆን ይችላል በቴሌኮም አገልግሎት ሶን እርስ በእርስ ከማገናኘት የጠፋን ጓደኛ ከማገናኘት በጣም ብዙ ነገሮች አሉት። ያው ደግሞ ከመጥፎ ጎኖቹ መሃል ከእድሜ በታች የሆኑ ሰዎች የማይገባቸውን ነገር ሲያዩ ያ ህይወታቸውን እያቀነጨረ እና እያበላሸ ነው የሚመጣው ያ ነገር መቆጣጠር ቢቻል መስተካከል ቢቻል በጣም አሪፍ ነው ብዬ አስባለሁ። እንደኔ እንደኔ ኢንተርኔት ግን የአለማችንን ጨዋታ እየቀየረ ያለ ትልቅ ነገር ኢንተርኔት በጣም ነው የምጠቀመው በጣም ነው። ያስፈልገኛል ለህይወቴ በጣም ያስፈልገኛል ብዬ እንኳን ማሰብ መውሰድ ባልችልም። ያው አሪፍ ነው እየጠቀመኝ ነው ለተለያዩ አገልግሎቶች እጠቀማለሁ። አዲስ ስኪሎችን ለመማር አዲስ ክህሎቶችን ለመማር እጠቀምበታለሁ። ነገር ግን ያው በዛም ልክ ጉዳቱም አመዛኝ ነው። የተለያዩ ነገሮችን ከሰው ጋር ከማውራት ይልቅ የተለያዩ ማህበራዊ ሚዲያዎችን በኢንተርኔት አማካኝነት በመጠቀም እዛ ላይ በጣም ብዙ ብዙ ጊዜ ማሳለፍ። እዛ ላይ ሱሰኛ መሆን በጣም ችግር አለበት። ወይም ህይወቱን ወደኋላ ከሚስቡት ነገራት መሃል አንዷ አድርጌ ነው የማስበው ያ ደግሞ ህይወቱን አንድ ደረጃ ሳይሆን አንድ ሁለት ደረጃ ወደኋላ ዝቅ ያደርጋል ብዬ ነው የማስበው። ያው ህይወታችን እየተለየ አላማ አለን የራሳችን አብዛኛውን ሰው የተለየ የህይወቱ አላማ አለው። የህይወቱ አላማ በኢንተርኔት አማካኝነት የሚስተካከለለትም በኢንተርኔት አማካኝነት ደግሞ የሚበላሽበትም ሰው አለ። ያው አብዛኛችን ኢንተርኔትን ተቆጣጥረን ኢንተርኔትን ለበጎ አላማ የምንጠቀም ከሆነ ያ ህይወታችንን ይጠቅመናል። እንደ እሳት ማለት ነው እሳት ምግብ እናብስልበታለን ጥቅም አለው። ደግሞ ያቃጥለናል ማለት ነው። የተቃጠለበት ወይ ምግብ አብስልበት እንደማለት ብዬ የማስበው እንግዲህ ኢንተርኔት በጣም ነው የምጠቀመው ኢንተርኔት አለኝ። ነው በኢንተርኔት አማካኝነት ከሰው ጋር የማወራው የተለያየ ነገሮችን ማህበራዊ ሚዲያ ላይ የሚጻጻፈው አጫጭር ቪዲዮዎችን የማየው በጣም በዛ ምክንያት ነው። ራሴን እያሻሻልኩ እየጎዳሁም ነው በዛ ልክ እየጎዳሁ ነው ስል አብዛኛውን ሰው ገራ ሊገባ ይችላል በኢንተርኔት አማካኝነት ኢንተርኔት በጣም ጎጂካ የሚባሉት መካከል አንዱ አድርጌ ነው የምወስደው። ምክንያቱም ያው ኢንተርኔት በጣም መጥፎ ነገሮችን ይዟል ጥሩ ነገሮችን ጥሩ ሰዎችን እንደያዘ በዛ መሃል መጥፎ ሰዎችን ይዘዎል ማን ናቸው? መጥፎ ሰዎች የተለያዩ መጥፎ ተግባርን የሚያደርገው። ለሰው የማይመጥን ለእድሜ የማይመጣ ነገር የሚያደርጉ ነገሮችን ይዞ አንድ ላይ አቅፋ የያዘ ስለሆነ። ጥሩን ለብቻ የትምህርቱን ለብቻ አድርጎ ከፋፍሎ ያዘ ነገር አይደለም አንድ ላይ አከማሽቶ ያዘ ነገር ስለሆነ። ያ ደግሞ ያንን በማየቴ ያንን እዛ ነገር ላይ ሱሰኛ በመሆኔ የጎዳኝ ነው ብዬ አስባለሁ። ይሄን ነገር ደግሞ ከልጅነት ጀምሮ መቆጣጠር መግራት መግራት ያስፈልጋል ያንን ካልተገራ በጣም አስቸጋሪ ነው። አብዛኛውን ትውልድ አሁን የኢንተርኔት ጥገኛ ሆኗል ትውልድ ማለት ባይቻል አለም ራሱ የኢንተርኔት ጥገኛ ሆኗል። ያለ ኢንተርኔት ምንም ነገር ማድረግ እስካለመቻል ድረስ ማለት ነው። ህይወትን ሙሉ በሙሉ በመቆጣጠር ደረጃ ነው ኢንተርኔት በህይወታችን ውስጥ የገባው። ያው ኢንተርኔት በአንድ ቀን ቢቋረጥ ኖሮ አላማችን ምን እንደምትመስል ማሰብ ራሱ በጣም ከባድ ነው። ገንዘባችን ያለው ስልካችን ነው በኢንተርኔት አማካኝነት ነው የምንጠቀመው። የተለያየ ነገር ሀብታችን ያሉ በኢንተርኔት አማካኝነት ነው እኛ ራሱ ያለነው በኢንተርኔት አማካኝነት ነው። ይህንን ለማስተዳደር በጣም ከባድ ነው የሚሆነው ቢጠፋ ማለት ነው። በጣም ዘርፈ ብዙ ጥቅም እንዳለው ሁላ በጣም ጉዳትም አለው በዛ ልክ እኔ ደግሞ በጣም ኢንተርኔትህን እጠቀማለሁ። ቢያንስ በሃያ አራት ሰዓት ውስጥ አስራ ሰባት ሰአቱን ኢንተርኔት ላይ ነው የማሳልፈው። ያው ስራዬም እሱ ነው በ

አዎ በደንብ እችላለሁ አብዛኛውን ጊዜ በህይወት ጎዳና ውስጥ በጣም ግራ የሚያጋቡ ውሳኔ ለመስጠት የሚያስቸግሩ በጣም ብዙ ችግሮች ይመጣሉ በህይወታችን ውስጥ ሀላፊነት የሚጠይቁ ማስተዋል የሚጠይቁ ብስለትን የሚጠይቁ በጣም በጣም ብዙ ችግሮች ይመጣሉ። ያንን ተቋቁሞ አመዛዝኖ ውሳኔ መስጠት ደግሞ ለእያንዳንዱ ስብእና ይጠይቃል የአስተሳሰብ ለህቀትንም ይጠይቃል ማመዛዘንም በጣም ነው የሚጠይቀው። አብዛኛውን ግዜ በስራ መሃል ሊሆን ይችላል በቤተሰብ መሃል ሊሆን ይችላል ያው ሰው እስከሆነን ድረስ። ችግር ያጋጥመናል ያንን ነገር አልፎ ደግሞ ውሳኔ ለመስጠት የበሰለ ሰው መሆን ያስፈልጋል ብዬ አስባለሁ። አብዛኛውን ጊዜ ውሳኔ የምሰጥባቸው በኔ ህይወት ሳይሆን በሰው ህይወት ውስጥ ነው። በኔ ህይወት ችግር አይመጣም። ውሳኔ መወሰን አልችልም ማለት ሳይሆን አብዛኛውን ጊዜ ውሳኔው ለመቅረጽ ሀላፊነት ያስፈልጋል። ያው የኔ ህይወት እንደዚህ አይነት አብዛኛውን ውሳኔ የሚጠይቁ ነገሮችን አላመጣም። አይመጣብኝም ወይም አይደርስብኝም ችግር አይመጣብኝም ማለት ነው። ግን በቤተሰብ በተለያየ ነገር በስራዎች ውስጥ በጣም ትልቅ ሀላፊነት ስላለብኝ። እያንዳንዷን ነገር በጥንቃቄና በማመዛዘን ሀሳብ እሰጣለሁ ወይም ውሳኔ እወስናለሁ ማለት ነው። ውሳኔ ስወስን በጣም ብዙ አይነት ችግሮች ያጋጥሙኛል በጣም ብዙ አይነት መፍትሄዎችንም አመጣለሁ ማለት ነው። በህይወታችን ውሳኔ አንዲት ውሳኔ ህይወታችንን ታቀናለናለች ወይም በዛው ገደል ይዛን ትሄዳለች ወይም ሞት ወይም ደግሞ አድን ነው እንደማለት ማለት ነው። በጣም ከባድ ነገር ነው ውሳኔ መስጠት በአለማችን ላይ። ህይወታችንን አስይዘን ሊሆን ይችላል ውሳኔው የምንሰጠው ህይወታችንን እስከ ዘላለሙ ሊ ሊያጠፋውም ሊሆን ይችላል ያ ውሳኔ ወይም ሊቀይረው ሊሆን ይችላል እስከ ዘላለሙ ያን ነገር በጣም የማመዛዘን ችሎታ ያስፈልገናል። አብዛኛውም በውሳኔ ስህተት ምክንያት ትዳር ሲፈርስ አይቻለሁ። በውሳኔ ስህተት ምክንያት ሰው ሲሞት አይቻለሁ። በውሳኔ ስህተት ምክንያት ሰው ሲጣላ አይቻለሁ። በውሳኔ ስህተት ምክንያት በጣም ብዙ ውድመቶች ሲደርስ አይቻለሁ። ያው በውሳኔ ብስለትና በመወሰን ብቃት ደግሞ በጣም ብዙ ነገሮችን ሰው ሲያሳካ አይቻለሁ። ከዛም መካከል ያው አብዛኛውን ሰው የተለያየ ገንዘብ ኢንቨስት አድርጎ ሲያገኝ አይቼ አውቃለሁ። ኢንቨስት ያደረገውንም ደግሞ ሲያጣ አይቼ አውቃለሁ። በውሳኔ ስህተት ምክንያት ከዛም መሃል ምስክር እኔ አንዱ ነኝ። እኔ ባለፈው ከሪፕቶ ላይ ውሳኔ ለመስጠት በጣም ተቸግሬና ከብዶኝ ነበር። በመሆኑም ግን ይወድቃል ማርኬቱ ይወድቃል ገበያው ይወርዳል ብዬ አሰብኩ። ምክንያቱም ይሄ የሆነበት አሁን አለማችን ላይ ያለችው ያለው የውጥረት ምክንያት በዛ ምክንያት የክሪብቶ ማርኬቱ ይወድቃል ብዬ በማሰቤ ምክንያት። ሰጠው በቃ ያለኝን በር እንዳለ አስይዤ ውሳኔ ሰጠው ካለፈልኝ ይለፍልኝ ወይም እከካም ደሃ ሆኜ እቀራለሁ ብዬ አሰብኩና ውሳኔው በመስጠቴ ምክንያት አላፈርኩም። ከነበረበት አንድ መቶ ሃያ ሺህ ዶላር ወደ ስድሳ ስድስት ሺህ ብር ወረደ። በዛ ምክንያት ብዙ ትርፍ አግኝቻለሁ ግን ይሄ ውሳኔ ስህተት ሆኖ ቢትኮይን ቢጨመር ኖሮ እኔ ያለኝንም ገንዘብ አጥቼ ወይም ያለኝንም ቤቴን እንዳለው ሁሉ ነገር አጥቼ ነበር የሚሆነው ማለት ነው። በዛም ምክንያት ያው ውሳኔ ህይወታችንን ይቀይራል የሚለው በዛ ምክንያት ነው። አሁን አሁን አለም ላይ አሉ ባለስልጣናት የሚወስኑት ውሳኔ ህይወታችንን በጣም የጎዳው ነው። እያሻሻለው አይደለም አብዛኛዋን የአለም ሀገራት ለማን እንደሚያስቡ በጣም ነው ግራ የሚገባኝ። ለመጪው ትውልድ አስበው ነው እንዳይባል ለመጪው ትውልድ የሚሆን ስራ እየሰሩ አይደለም። ለኛ አስበው ነው እንዳይባል የሚሰሩት ስራ እኛ ነው የጎዳው ነው። ያው ከባድ ነው ውሳኔ መስጠት ላይ አለመብሰላቸው ነው እንዳይባል በጣም ተምረዋሉ። በጣም ትልቅ ደረጃ ላይ ያሉ ናቸው። የእነሱ ጉዳይ በጣም አስቸጋሪ ነው በውሳኔ አሰጣጣቸው አለም እየተጎዳች ነው የሰው ልጅ እየሞተ ነው። የሰው ልጅ ምግብ ምግብ እያገኘ አይደለም እየተራበ ነው በጦርነት እያለቀ ነው በረሃብ እያለቀ ነው በችግር እያለቀ ነው ይሄ የሚሆነው። በውሳኔ አሰጣጥ ችግር ምክንያት ማለት ነው። ውሳኔ አሰጣጥ በጣም ከባድ እና አስቸጋሪ ነገር ነው ያው የሞትና የሽረት ጉዳይ ነው ማለት ነው። ወይ ትሞታለህ ወይ ደግሞ በህይወት ትቀያለህ እንደማለት ነው። በእያንዳንዱ ውሳኔ አሰጣጥ ላይ በጣም ልናስተውልና ልብ ልንነው የሚያስፈልጉ በጣም ብዙ ነገሮች አሉ። በዛም እነዛም መሃል ለምሳሌ እንደዚህ አይነት ውሳኔ ስሰጥ ማን ተጎጂ ይሆናል? ማን ተጠቃሚ ይሆናል የሚለውን በጣም ለይተን ማወቅ አለብን። እንዴት ነው? ተጎጂነቴን ቀንሼ ማትረፍ የምችለው የሚለውን በደንቡ በደንብ ማሰብ አለብን። ያ ነው ዋና ለውሳኔ አሰጣጥ ትልቅ ቁልፍ ብዬ የማስበው ማለት ነው። ያው ውሳኔ አሰጣጥ ላይ ልንጠነቀቅ ይገባል። የሰውን ህይወት ወይም ለእናተርፍ ወይም ለንገል የምንችላቸው መንገዶች በእጃችን ነገሮችን በእጃችን ስለሆኑ ልንጠነቀቅ ጥንቃቄ ያስፈልጋል ወይ የምለው? እኔ ማለት ነው

አዎ መልሴ አዎ ነው የሚሆነው። አብዛኛውን ጊዜ ህይወቴን ለማሻሻል ህይወቴን ወደ ተለየ ደረጃ ለማድረስ በጣም ብዙ አይነት ስልጠናዎችን እወስዳለሁ። የክፍያ ይሁን የነፃም ይሁን የተለያየ ስልጠናዎችን። በዕድሜም በእውቀትም ትልልቅ ሰው ከሆኑ ሰዎች እወስዳለሁ። ያው ስልጠና መውሰድ ህይወታችንን የተለያየ ነገር እንዲያደርግ እንዲያቀልልን የምናደርገው አብዛኛው ስልጠናዎችን ትምህርቶችን መውሰድ ነው። ስልጠናን እኔ እንደ ምክር ነው የማየው ለምን? ደካማ የሆንኩበትን ወይም የማላውቀውን ነገር እንዳሻሽል ወደፊት እንድራመድ ይረዳኛል ማለት ነው። አብዛኛውን ስልጠና ያው የህይወት ስልጠና በተለይ ደግሞ በህይወታችን በጣም ጠቃሚና ህይወታችንን እንድንመራ ያደርጉናል ማለት ነው። ለምሳሌ ገንዘብን እንዴት መያዝ እንዳለብን እንዴት መቆጣጠር እንዳለብን? የምወስደው ስልጠና ለኔ በጣም ለህይወቴ ይጠቅመኛል ብዬ ነው ማስበው። ይህ በተለይ በኦንላይን የሚደረጉ ስልጠናዎችን በጣም ነው የምወስደው። አብዛኛውን ጊዜ እንደ ፖድካስት ሊሆን ይችላል የተለያዩ ነገሮችን በዚያ ምክንያት ከሰው ህይወት የማደርገው። የምሰማው ትምህርት ለእኔ እንደ ስልጠና ነው በጣም ብዙ ነው የሚጠቅመኝ ማለት ነው። አሁን የጠቀመኝ በጣም ብዙ በሺዎች የሚቆጠሩ ስልጠናዎችን ወስጃለሁ በህይወት ዘመኔ እስካሁን እስካለሁበት ጊዜ ማለት ነው። ምን አይነት ስልጠና ከተባለ አንደኛ ገንዘብን እንዴት መቆጣጠር እንዳለብኝ? ገንዘብ ለህይወቴ ያስፈልጋል ወይስ አያስፈልግም የሚለውን በጣም ብዙ ሰልጥኜ አውቄያለሁ ተምሬአለሁ ግን ተግባሩ ላይ ብዙም ጎበዝ ነኝ ለማለት በጣም ብቸገርም ግን በጣም ብዙ ትምህርቶችን ወስጃለሁ። ያው ስልጠና ህይወታችንን እንድንመራ በትክክል እንድንመራ በምንሰራበት ስራ ደግሞ ውጤታማና ትርፋማ ሰው እንድንሆን ስህተት እንድንቀንስ ይረዳናል ያግዘናል። በዚያም ምክንያት የስልጠና አስፈላጊነት። በጣም ትልቅ ነው ወይም ወደር አልባ ነው ማለት ይቻላል። ስልጠና ህይወታችንን እንድንመራ ከፍ እንድናደርግ እንድናስብ የማገናዘብ አቅማችን ከፍ እንዲል ነው የሚያደርገው። ለምን ስልጠናውን የሚሰጡን ሰዎች? ከእኛ በልምድ በእድሜም ሊሆን ይችላል በተለያየ ነገር የተሻሉ ሰዎች የሚያውቁ ሰዎች ስለሆኑ። ያንን ነገር እነሱ ያለፉበት ሲሆን የኛ እነሱ ሲያልፉ ያጋጠማቸውን ችግር ሊሆን ይችላል እነሱ ሲያልፉ ያጋጠማቸውን የተለያዩ ተግዳሮቶች ሊሆን ይችላል። ቀለል አድርጎ እንዴት እኛ ማለፍ እንዳለብን ስለሚያስረዱን ስልጠና በጣም አስፈላጊና ሁሉም ሰው ሊወስደው በህይወት ውስጥ በሚያስፈልገው ክፍተት። ሊወስደው ይገባል ብዬ የማስበው ነገር ነው። እያንዳንዱ ስልጠና በጣም አሪፍና ጥሩ ነገር ነው። ለምሳሌ ከቀላል ነገር ብንጀምር ቴክኖሎጂን እንዴት መጠቀም እንዳለባቸው አብዛኛውን ሰው። ስልጠና ቢወስድ ወይም ልምድ ቢያውቅ በጣም ህይወቱን ማቅለል ይችል ነበር የተለያዩ ነገሮችን መጠቀም ቢችል። ህይወቱን በጣም ማቅለል ይችል ነበር የህይወቱን መንገድ መክፈት ይችል ነበር መስራት ይችል ነበር። አብዛኛውን ሰው ግን እንደዚያ አያደርግም ለምን? ስልጠና በጣም ነው የሚሰለቸው። ትምህርት ሲባል በጣም ነው ማሰብ የሚሰለቸው በዚያም ምክንያት። ያው ህይወቱን ወደ አልተፈለገ ባህሪ ወይም ህይወቱን ከማቅለል ይልቅ። አጭር መንገድ በአጭር መንገድ እያለ በጣም ረጅም መንገድ የሚጓዘው ማለት ነው ያ ደግሞ ለህይወቱ አዳጋችና። ከባድ ነው ሚሆንበት ያንን ለመቅረፍ። ያው ስልጠና የህይወትን ዋና ቁልፍ አድርጎ ማሰብ በጣም አስፈላጊ ነው ብዬ አስባለሁ። እኔ አብዛኛውን ጊዜ ስልጠናን እወስዳለሁ ስልጠና ደግሞ ለህይወቴ አስፈላጊ ነው ረድቶኛልም ብዬ አስባለሁ። ግን አንዳንድ ጊዜ በንግደ አለም ውስጥ ወይም የንግድ ስልጠና። የገበያውን ሁኔታ ለመቆጣጠር ወይም ገበያ ላይ በዶላር ኢንቨስት ለማድረግ። የሚሰጡ ስልጠናዎች በጣም ከባድ እና አጭበርባሪነታቸው ከፍ ያለ ነው። አሰልጣኝ ነን ብሎ የሚያስቡ ሰዎች በጣም ችግር አለባቸው ወይም እነሱ በቂ የሆነ ልምድ የላቸውም። በቂ የሆነ እነሱም እራሱ መሰልጠን ያስፈልጋቸዋል። በቂ የሆነ አቅም የላቸውም በዚያ ምክንያት በስልጠና። ሽያጭ ገቢ ለማግኘት ብሎ ሰውን አጭበርብሮ። ምንም አይነት በቂና ፍሬ አልባ ነገር ይሰጣሉ አብዛኛውን ጊዜ። ስልጠና ለመስጠት ብቁ መሆን ያስፈልጋል ብዬ ከማስብ ሰዎች መካከል አንዱ ነኝ። ያው ስልጠና ስንሰጥ እኛ እራሳችን ከ አለፍንበት የህይወት ተሞክሮ ሊሆን ይችላል። እያለንበት እያደረግነው ካለ ነገር ሊሆን ይችላል ግን ምንም አይነት የህይወት ተሞክሮ ይሁን ችሎታ ሳይኖረን ስልጠና የምንሰጥ ከሆነ። ዝም ብሎ በገንዘብ የሚከፈል ከሆነ ደግሞ የጊዜና የገንዘብ ብዝበዛ አድርጌ እንደ ወንጀል ነው የማየው አብዛኛውን ጊዜ ደግሞ። ለምሳሌ የፎሬክስ ማርኬት ስልጠና እንሰጣለን ብሎ በጣም ብዙ ብር የሚያጭበረብሩ ሰዎች አሉ። ስልጠናውን እየሸጡ እነሱ ራሳቸውን ሀብታቸውን እያካበቱ ሰውን ግን መጥፎ ነገር ወይም መጥፎ ስልጠና እየሰጡ። የሰውን እውቀት የሚያደፈርሱ ሰዎች እንዳሉ አውቃለሁ እነዚህ በህግ ሊጠየቁም ይገባል። የሞራል አስተሳሰባቸው ዝቅ ያለ ስለሆነ። ያው በህግ ሊጠየቁ ይገባል ብዬ አስባለሁ። ለምን ሰው እነሱን አምኖ ነው የሚገባው የተሻለ ደረጃ ለመድረስ የተሻለ እውቀት ለማግኘት አምኗቸው ገብቶ እነሱ ግን። ለራሳቸው ለሀብታቸው ሲሉ

በእኔ አካባቢ ብዙ አይነት የገበያ አይነቶች አሉ። አንደኛው ምንድነው ሰዎች ወይም ሴቶች አብዛኛውን ጊዜ ሴቶች ናቸው ገበያ የሚሰጡት ወይም የሚነግዱት። ሴቶች ተሰብስበው መንገድ ዳር ላይ የተለያዩ እህልና ጥራጥሬዎችን በማምጣት ፍራፍሬዎችን በማምጣት ይሸጣሉ። ሁለተኛው የንግድ ደሞ አይነት ደሞ በሱቅ የሚባለው ማለት ነው። እሱ እዛ ደግሞ በሱቅ መጠለያ አለ ቦታ አለ እዛ ላይ አምጥተው የሚሸጡት ናቸው። በገበያ ቀን የሚኖረው ወይም የሚሸጡት ሴቶች ማለት ተሰብስበው መንገድ ዳር ላይ የሚሸጡት ሴቶች፤ ምንም አይነት ለመንግስት ግብር አይከፍሉም። ያው መንግስት ነው ሰርቶ የራሳቸውን እንዲያስተዳድሩ ህይወታቸውን እንዲመሩ እድል የከፈተላቸው። በዚያም የተለያዩ ፍራፍሬ ጥራጥሬ የተለያዩ ነገሮችን በርካሽ የሚገኝበት የገበያ ቦታ ነው። ይሄ ደግሞ ተመራጭና ተወዳጅ ያደርገዋል። ያው በሱቅ የሚኖረው ደግሞ አብዛኛውን የታሸጉ እቃዎች ቶሎ ሊበላሹ የማይችሉ እንደ ዘይት አይነት እቃዎችን በሱቅ ነው የሚገኘው። ያ ደግሞ አሪፍ ያደርገዋል አለመበላሸቱ። ነገር ግን ዋጋው ከዛኛው አንፃር ሲታይ ይሄ በሱቅ የሚሸጠው በጣም ውድ ነው። እኔ እኛ አካባቢ ያለው ገበያ ደግሞ ይሄ በሴቶች በረንዳ ላይ የሚሸጡት ገበያ ስለሆነ ያው እሱም ተወዳጅ ነው። አብዛኛውን ሰው የለመደውም እዛ ሄዶ መግዛትን ነው። የሚሸጡበት የየራሱ የሆነ ቀን ቀን አላቸው። የዋናው ቀናቸው የገበያ ቀን ቅዳሜ ነው። ቅዳሜ ሁሉም ከያለበት ቦታ ይሰበሰብና ሜዳው ላይ እቃ የሚያመጣው እቃውን አምጥቶ ይሸጣል። የሚገዛው ደግሞ ዋጋውን ተደራድሮ፤ ዋጋ የወጣለት ዋጋ የለም ለምሳሌ የሆነ እቃ መቶ ብር ነው ከተባለ ሻጯ መቶ ብር ነው የምሸጠው ካለች፤ ያው ገዢው ደግሞ ይሄ ጋር እንደዚህ እንደዚህ ነው ሌላ ቦታ እንደዚህ እንደዚህ ይሸጣል፤ ስለዚህ ሰማንያ ብር አድርጊና ሰማንያ ብር ልውሰድ ይላል። ከዛ በንግግር በድርድር ያው ዋጋውን ቀንሶ ተስማምቶ የመውሰድ አዝማሚያ አለው ገበያው ላይ። ነገር ግን በሱቅ ላይ በሚሸጠው ወይም በመጣ መጣሪያ ቤት ባለው ሱቅ ላይ የሚሸጠው ምንም የተለየ ነገር ድርድር የሚባል ነገር የለም። የተቀመጠለት በመንግስት የወጣለት የገቢ ሂሳብ አለው። በዛ በካሽ ወይም በዲጂታል አማካኝነት ገንዘብ አስተላልፎ እቃውን መውሰድ ነው። ግን ያው መንገድ ላይ በሚሸጠው ምንም አይነት የገቢ ወይም የተጻፈለት ነገር ስለሌለ አንደኛው ጋር የዋጋው የተወደደ ነገር ሌላኛው ጋር ሊቀንስ ይችላል። ሌላኛው ጋር የቀነሰ ነገር ያው ሌላኛው ጋር ሊጨምር ይችላል። በድርድር እና በመስማማት ነው የሚወስድ። እንደዛም ሆኖ ግን ሰው የሚፈልገው ያው መሬት ላይ ያለውን ነው። ሴቶች የሚሸጡት ገበያ ላይ ዝም ብሎ መሬት ላይ ያለውን ተሰብስበው የሚሸጡትን ነው የሚፈልገው። ለምን እዛ ላይ እቃ ሊያገኙ ይችላሉ። የሚፈልጉትን እቃ በርካሽም ያገኛሉ። ያው ካለን የኢኮኖሚ አቅም አንፃር ተመራጭ ነው ብዬ የማስበው ያው ገበያ ላይ መሬት ላይ የሚሸጠው ነው። አንድ ሰው የፈለገውን እቃ ያገኛል በሚፈልገው ብር ማለት ነው። ሁለት ደግሞ ተጠቃሚ ይሆናል። ብዛት ያለውን እቃ ሊወስድ ይችላል። ያው ካመረተው ላይ ሰው ስለሚያመጣ ከሌላ ቦታ ወይ ከቅናሽ ስለሚያመጣ ያው አሪፍ ይሆናል። ነገር ግን እዚህ ጋር ችግሩ አንዳንድ እቃዎች ያው ኤክስፓየር ዴት ያለፈባቸው የጊዜ ቀናቸው ያለፈባቸው እቃዎች ይመጣሉ። ያ ሲሆን በጣም አስቸጋሪ ለጤንነት አሳሳቢ ደረጃ ነው የሚሆነው። ያንን የሚቆጣጠር ማንኛውም የመንግስት አካል ስለሌለ ዝም ብሎ መንገድ ዳር ላይ መገበያት ስላለ፤ በጣም አስቸጋሪ ነው የሚሆነው። እና ደግሞ ያው ሰው የፈለገውን እቃ ለመግዛት አሪፍ እቃም ሲመጣ በጣም ሰልፍና እንትን ስላለ ጫጫታ ስላለ ያው የመረጋገጥ አይነት ሌባ መሃል ላይ ገብቶ በዛ መሃል በግርግር መሃል ስልክ የማንሳት አይነት ችግር ስላለ በጣም አስቸጋሪና ጥንቃቄን የሚጠይቅ ነገር ነው። ያው ደስ የሚል ነገር ቢኖረውም የሆነ ደስ የሚል ጫጫታ ደስ የሚል ሁኔታ ቢኖረውም፤ ግን አንዳንዴ በጣም ችግር ያለበትና ሊስተካከሉ የሚገቡ ነገሮች ያሉበት ቦታ ነው ብዬ አስባለሁ። ያው መንግስት ከለላ ጥበቃ ቢያደርግ ሌባውን እና ደግሞ የጤና ቁጥጥር ቢያደርግ አሪፍ ይሆናል ብዬ አስባለሁ። ያው ገበያ መሄድ ከቅዳሜ ዋናው ገበያ ነው ደግሞ ከቅዳሜ ሌላም ማክሰኞ እና ሀሙስ ትናንሽ ገበያዎች አሉ። እነሱ በጣም ብዙ ከየሀገሩ ሰው የሚሰበሰብበት ሳይሆን፤ ሀገሪቷ ላይ ሙሉ ያሉበት ሰው የሚሰበሰቡ ሳይሆን፤ ያው በሰፈር ውስጥ ያለ በጣም ብዙ ባይሆንም፤ ያው የቸገረው ቅዳሜ መጥቶ ያልገዛ በትንሹም ቢሆን ከቅዳሜ የተረፈው ማክሰኞና ማክሰኞና ሀሙስ መጥቶ ይሸጣል ይገዛል ማለት ነው። በዛ ላይ መገበያየት ይችላል። ያው የዋጋ አቅርቦቱ በጣም ርካሽ ስለሆነ ደግሞ ያው አሪፍ ስለሆነ ማክሰኞ እና ሀሙስ መጥቶ መገበያየት ይችላለህ የቅዳሜ ገበያ ያለፈበት ማለት ነው። ከቅዳሜ የተረፉት እቃዎች በማክሰኞ እና በሀሙስ ይሸጣሉ። ያ ለተገልጋይ አሪፍ ያደርጉታል

የስራ ቦታዬ ደህንነት ከሞላ ጎደል አሪፍ ነው ነገር ግን አንዳንድ ችግሮች ቢኖሩም ግን አሁን ባለውበት ሁኔታ አሪፍ ነው ብዬ ነው የምገልጸው። የተለያዩ አይነት ችግሮች ሊኖሩ ይችላሉ የተለያዩ አይነት የደህንነት ችግሮች ሊኖሩ ይችላሉ ያ ደህንነትን ለማስተካከል የስራ ባለሮቦቼ እኔም ጭምር የተለያየ አይነት ስራዎችን እንሰራለን እሱን ለማስተካከል ማለት ነው። ያው የስራ ጫና እና የተለያዩ ነገር ድክመት የሚያመጣው የስራ ደህንነት ያው በጣም ችግር ነው የሚያመጣብን ነገር ግን ያንን ለማስተካከል በጣም ብዙ ንግግርና ውይይት ጥበቃ እናደርጋለን ማለት ነው። ከዚህም ችግር መሃል አንደኛው የ ጥበቃ አለማድረግ ወይም የደህንነት ችግር ነው ያለብን ምን አይነት የደህንነት ችግር አብዛኛውን ሰው እኛ የምንሰራው ከፋይናንስ ነገር ጋር ስለሆነ ወይም ከገንዘብ ነገር ጋር ስለሆነ የተለያዩ ጥቃቶች ይደርሱብናል። ምን አይነት ጥቃት ሰዎች ያንን ገንዘብ ወይም ያንን የገንዘብ ነገር ለመውሰድ ወይም ለመስረቅ የተለያዩ ጥረቶችን ያደርጋሉ የዚህም የተለያዩ ጥቃቶችን ይፈጽሙብናል። አንደኛው በሳይበር ጥቃት ነው የሳይበር ደህንነት ችግር አለብን። ሁለተኛ ደግሞ በአካል ተገኝቶ ያንን ገንዘብ ለመውሰድ የተለያየ ነገር ስለማድረግ ስለሚሞክሩ በዛ መሃል የሚፈጠር ችግሮች አሉ። ያንን ነገር ለመቅረፍ በጣም ብዙ ስራዎችን እንሰራለን ያው የሳይበር ወይ የመረብ ችግር ሲገጥመን የተለያዩ የቴክኖሎጂ ባለሙያዎችን አምጥተን ያንን ነገር ለመዋጋት እንሞክራለን። ደግሞ የደህንነት ችግር ሲገጥመን ሁላችንም በቻልነው አቅም ለመከላከል እንሞክራለን ከደህንነት የሰራተኞች ውጪ ማለት ነው። የሰራ ደህንነት ለመከላከል በጣም አስቸጋሪና አዳጋች ነው የሚሆነው። ከአንዳንዴ የሚመጡ ሰዎች ያው ነፍስ አጥፍተው ገንዘቡን ይዞ ለመሄድ ከ ሰው ነፍስ ይልቅ ለገንዘቡ ነው የተጨነቁ ያሉት እና ይሄ ነገር በጣም አዳጋች ነው። ያው ሁል ጊዜ ይከሰታል ማለት ባይቻልም ነገር ግን በሚመጣበት ሰዓት ያው ህይወትን አደጋ ላይ እንደማድረግ ነው የሚቆጠረው ያንን ነገር ለመከላከል ደግሞ አንድ በአካላዊና በሰነልቦናዊ በቴክኒካል እውቀት መዳበር ያስፈልጋል ብዬ አስባለሁ። ያው አብዛኛውን ጊዜ ገንዘብ ሲባል ሰው በጣም ደስ ስለሚለው የሰውን ደህንነት ሰው ገንዘቡን ለመውሰድ በጣም ብዙ ጥረት ያደርጋል ያንን ነገር ለመከላከል ደግሞ በጣም ብዙ የሰለጠኑ ባለሙያዎች አሉን ደህንነትን ለመከላከል ማለት ነው። የአካላዊ ደህንነትን ለመከላከል የተቀጠሩ ጥበቃዎች አሉ እነዛን አልፎ ግን የሚመጡ በጣም ብዙ ችግሮች አሉ። ያው ሰው የገንዘብን ለመዝረፍ የተለያየ ስልጠናና የማጥናት ነገሮችን ድክመቱን አውቆ የድርጅታችንን ድክመት የስራ ቦታችንን ድክመት አውቆ ለመውሰድ ይመጣሉ ያንን ነገር ለመከላከል ደግሞ በጣም ብዙ ስልጠና ውይይቶች ንግግሮች እናደርጋለን። በሁለተኛ ደረጃ ደግሞ የሳይበር ጥቃት በሚፈጸምብን ሰዓት ያው ከምንጋ ችግሩ በምን አውቀው እንደገቡ ማወቁ በጣም አዳጋች ነው። ያንን ችግር አውቆ ያንን ቀዳዳ አውቆ ለመድፈን አብዛኛውን ጊዜ ድርጅታችን ያው ስራ የማይሰራበት ቀን ይበልጣል። ያው በሳይበር አማካኝነት የሚደርስብንን ችግር እና በየት በኩል እንደገቡ ለመከላከል አሁን አሁን ያው በዲጂታል መንገድ የሚፈጸሙ የደህንነት ጥሰቶች በጣም አስቸጋሪ ነው። ያው በጣም ከባድ ነው። ያው ጥበቃውን ያው ለእያንዳንዱ ነገር የእያንዳንዳችንን መረጃ ከመውሰድ ባለፈም ያው የድርጅቱን ስምና የድርጅቱን ሀብት በጣም ዝርፊያ ላይ አደጋ ላይ ነው የሚጥሉት ማለት ነው። ይሄንን ለመከላከል ደግሞ ያው በቴክኒካል እውቀት በጣም የበለፀገ አይምሮ ያስፈልገናል። የተለያዩ ነገሮችን ቶሎ ምላሽ መስጠት የሚችል አቅም ያስፈልገናል። አብዛኛዎችን አለማችን ላይ ያሉት ያው ዘራፊዎች ወይም መንታፊ ቡድኖች በጣም እየሰለጠኑና የተለያየ ቴክኒኮችን የሚጠቀሙ ናቸው። እነዛን ለመከላከል ደግሞ እኛም ንቁ መሆን ያስፈልግብናል ያው ጥንቃቄ ማድረግም ያስፈልገናል። የተለያዩ አላስፈላጊ ሊንኮች በሚመጡ ሰዓት አለመንካት እና የተለያዩ የ የጥንቃቄዎችን በማድረግ ያው ራሳችንን እና ድርጅታችንን ከ ሳይበር ደህንነት መጠበቅ አስፈላጊ ነው። ብየ አስባለሁ። እኔም በበኩሌ በጣም ብዙ ጊዜ የደህንነት ነገር ተሞክሮብኛል። በስራ ቦታዬ ላይ ምን አይነት ነው የኔን አካውንት ተጠቅሞ የመስሪያ ቦታዬን እንትን ለመውሰድ መረጃ ለማግኘት በጣም ብዙ ጊዜ ጥረት አርገዋሉ ነገር ግን ያው እኔ የተማርኩት ነገር ስላለ በተማርኩበት ቴክኒካዊ እውቀት ምክንያት ያንን ነገር ለመመከት ችያለው። ይሄ ነገር ከየት እንደመጣና ዳግመኛ እንዳይመጣ አድርጌ ዘግቼዋለሁ እንዴት ነው የሚያደርጉት? አብዛኛውን የመረጃ መንታፊ አካላት ያልተፈለገ ሊንክ ይልካሉ አጓግተው ወይም ከሌላ ቢሮ የተላከ አድርገው ይልካሉ። ያንን ባለማወቅ በምንጫንበት ወይም በምንነካበት ሰዓት ያው የድርጅታችንን መረጃ የራሳችንን የግል መረጃ አሳልፈን ለነሱ እንሰጣለን። በዛ ምክንያት የስራ ደህንነታችንን አደጋ ላይ እንጥላ

ከአረቱ ወቅቶች መካከል በጣም ለኔ የምወደው ለኔ ትልቅ ቦታ ያለው የክረምት ወቅት ነው። ክረምት ወቅት በጣም ነው የሚመቸኝ ምክንያቱም አንድ ከትምህርት ከስራ የማርፍበት ወቅት ስለሆነ የእረፍት ጊዜ ተብሎ ስለሚታሰብም ያው ከረምት በጣም የምወደው የማርፍበትም የምደሰትበትም ወቅት ስለሆነ ከረምት ነው። ሁለተኛ ደግሞ ዝናብ ስላለ ከረምት ላይ ያ የዝናቡ ወቅት በጣም ደስ ስለሚለኝ በማርፍበት ሰዓት በምተኛበት ሰዓት ዝናብ የበለጠ እንቅልፍና መነቃቃትን ስለሚሰጠኝ ደስ ይለኛል። የተለያዩ ሀገራትን ጉብኝት ለማድረግ የተለያዩ ቦታዎችን ለማየት ለመዞር ዘመድ ለመጠየቅ በጣም ምቹ ወቅት ብዬ የማስበው ክረምት ነው። እርግጥ ነው ዝናቡ ጭቃው ሊያስቸግር ይስራል ነገር ግን ክረምትን የመሰለ ወቅት የለም በአለም ላይ ብዬ አስባለሁ። አለማችን ላይ ካሉ ወቅቶች መካከል ማለት ነው። ያው በበጋ ፀሀዩ ከዛ ፀሀይ አስቸጋሪው ፀሀይ የምናልፍበት እረፍት የምንወስድበት በዝናብ የምንረሰርስበት ወቅት ነው ብዬ ነው የማስበው ክረምት። ክረምት ያው ለኔ ትልቅ ቦታ አለው እንግዲህ እኔ ባለሁበት አካባቢ ዘሮች የሚዘሩበት እርሻ ቦታ የሚታረስበት በጣም ማሳ የሚያድግበት ወይም ሰው ሁሉ ወደ እረፍት የሚመጣበት ወይም የሚሰበሰብበት እረፍት ነው ማለት ነው። ይህንን እረፍት እንግዲህ መጠቀም ማረፍ አስፈላጊ ነው ብዬ አስባለሁ። እረፍት በጣም አሪፍ ነው ለሰው ልጆች ወሳኝ ነው ብዬ ስለማስብ ከረምት ደግሞ የማረፊያ ወቅት ስለሆነ እረፍት የምናደርግበት ከበጋው ፀሀይ ከድክመታችን ከስራችን ከትምህርታችን የምናርፍበት ወቅት ስለሆነ ክረምት ለኔ ትልቅ ልዩና ወሳኝ ቦታ አለው ያንን ነገር በትክክል መጠቀም አስፈላጊ ነው ብዬ አስባለሁ። ክረምትን በጣም ነው የምወደው ያው ከእኔ ጋር የልጅነት ቁርኝነት ስላለው በጣም ነው ደስ የምልኝ። በልጅነቴ በጣም ነው ክረምትን የምወደው። ለምን አያቴ ጋር ስለሚሄድ አያቴ ጋር እረፍት ስለማገኝ ደስታ ይሰማኛል በዛ ምክንያት። ክረምትን እስካሁን ድረስ ወድጄው ነው ያለው። ክረምት አልፎ ወደ ስራ ሰንበት የምንመለስበት መሰልቸት ሊመጣ ይችላል ያንን መሰልቸት ግን ተቋቁሞ ወደ ሌላ ስራ ለማለፍ ወይም ወደ ሌላ ክረምት ለማለፍ ተስፋ አለመቁረጥ ያስፈልጋል ብዬ አስባለሁ። ህይወታችን ላይ ሁላችንም እንለፋለን እንደክማለን ያንን ድካም እረፍታችንን ደግሞ የሚያስታግስልን ያው ክረምት ነው ብዬ አስባለሁ። ክረምት ላይ ያው ቤተሰብ ተሰባስበው ዝናቡ እየዘነበ ቡና ተፋልቶ ያለው ድባብ ደግሞ በጣም ደስ የሚልና ያው የሚያስናፍቅ ነው። እያንዳንዳችን ተሰብስበን ያው ለችግሮቻችን ስናብራ መፍትሄውን ስንፈልግ ወደፊት ምን ማድረግ በበጋ ወቅት ሲመጣ ምን ማድረግ እንዳለብን ስናስብ ወደ ስራ እዛው ቤት ውስጥ ያለውን ስራ ስንሰራ የተለያየ እቅዶችን ስናወጣ ያለው ዲባብን ማየት በጣም ነው ደስ የሚለው። ያው ከረምት ላይ ግቢ ዩኒቨርሲቲ የሄዱትም ተመልሰው ወደ እረፍት ተመልሰው ወደ ቤታቸው ተመልሰው የተለያዩ ስራ ላይ ተጨናንቆ ያሉ ሰዎችም እረፍታቸውን አግኝተው ሲመለሱ ያለው ደስታ ደግሞ ወደ ሬሎም በጣም ነው ደስ የሚለው። በዛ ምኪኛት ያው ክረምትን እወደዋለሁ ወይም ደስ ይለኛል እኔም ካለው የሰራ ጫና አንፃር ክረምት በጣም ነው የሚያስደስተኝ ምክንያቱም። የስራ እፎታዬን ስለማገኝበት ያው ስራዬ ላይ በርትቼ ሰርቼ በጋ ላይ ክረምትን የማርፍበት ቦታ ስለሆነ በጣም ነው ደስ የሚለኝ የናፈቁኝም ቤተሰቦቼን የማገኝበት ያልጠየኳቸውም በአካል ያላገኟቸውን ሰዎች መስራት የምፈልገውን ከስራና ከተመህርት ውጪ ያሉትን ስራዎች ቁጭ ብዬ ግዜ አግኝቼ የምሰራበት ወቅት ስለሆነ በጣም ነው ደስ የሚለኝ ክረምት ማለት ነው። ክረምት ላይ አብዛኛውን ነገር ችግር የሚሆነው አንደኛው ከዝናቡ ባሻገር ያው ጭቃ ነው ጭቃ ላይ በጣም አስቸጋሪ ነው ለመሄድ ለመራመድ በጣም አዳጋች ነው የሚሆነው ይህንንም እንግዲህ ለማስተካከል አንደኛው መፍትሄ ከቤት አለመውጣት ነው በጭቃ ምክንያቱም ያው በጭቃ ከቤት ከወጣን ልንወድቅ ልንጎዳ ልንሰበር እንችላለን ያ ደግሞ አካላዊ ጉዳት ነው። ያው ለበጋ ወደ ስራችን የምናርፍበት የምናርፍበት ትንሽዬ ወቅት ናት በዛ ወቅት ተጎድተን አመቱን ሙሉ በጋውን የምንሰራውን የምንማርበትን ወቅት ከምናበላሽ በቤት መቀመጥ አሪፍ ነው ብዬ አስባለሁ። ክረምት በጣም ትልቅ ቦታ አለው ለኔን ለህይወቴ ማለት ነው መጠንቀቅ ያስፈልጋል እንደ አዳጋች እና እንደ መጥፎ እንትን ችግር የማየው ክረምት ላይ ጭቃው ነው ከጭቃው ውጪ ዝናቡ አሪፍ ነው ለምን? ይሄ ምድር የምትረሳረስበት ካጋጠማት ፀሀይ ከበጋ ፀሀይ የምትረሳረስበት ወቅት ያው ክረምት ስለሆነ ማለት ነው። ሁለት ወሩን እረፍት የምናደርግበት ዘመድ የምንጠይቅበት የምናርፍበት የምንዝናናበት የምንጫወትበት ቤተሰብ እያንዳንዱ ከተበታተነበት የሚመለስበት እንደ በዓል አድርጌ ነው የማስበው ከለምትን ማለት ነው

ብዙ አይነት የቤት እቃዎችን እጠቀማለሁ በጣም ብዙ አይነት ማለት ይቻላል። እያንዳንዱ ህይወቴን የሚያቀለልኝ እና ለመኖር እንዲመቸኝ የሚያደርጉ የቤት እቃዎችን እጠቀማለሁ፣ ለምሳሌ ያክል እንደ ቡና ማፊያ፣ እንደ ፍሪጅ፣ አይነት የቤት እቃዎች እጠቀማለው ይሄ ደግሞ ህይወቴን ደስተኛ እንድሆነና የሚያስፈልገኝን ነገር በሚያስፈልገኝ ሰዓት እንዲያደርሱልኝ ወይ እንዲሰጡኝ የሚያደርገኝ ማቴሪያሎች ወይም እቃዎች ናቸው። እነዚህን እቃዎች ያው በቀላሉ ለማግኘት ወይም በቀላሉ ለመስራት በጣም አስቸጋሪ ናቸው ግን ያው ትግስት ኖሮኝ ሰርቼ የገዛኋቸው እቃዎች ናቸው። እነዚህ ነገሮች ለምሳሌ በቴክኒካዊ እና በቴክኖሎጂ የተሻሻሉ የበሳሉ ስለሆኑ እቃዎችን ወይም ነገሮችን ያፈጥኑልኛል፣ ለምሳሌ ወጥ ማብሰል ስፈልግ የምትጠቀምባቸው የስቶቭ አይነቶች ለምሳሌ እሱ በጣም የምወደውና በጣም በቴክኖሎጂ የዘመነ ስለሆነ ህይወቴን ያቀልልኛል ወደ ህይወቴ ነው የተሻለ ነገር እንድፈጠን ያደርግልኛል ማለት ነው፣ በዛ ምክንያት በጣም ነው የቤት እቃዎችን የምወደው የምትጠቀማቸው። ምን አይነት የቤት እቃዎችን እወዳለሁ ያው እንደተናገርኩት ህይወቴን ሊያፈጥኑ የሚችሉ በጣም በቴክኖሎጂ እየዳበሩና እየዘመኑ እቃዎችን በጣም መጠቀም እወዳለሁ። ልክ እንደ ፍሪጅ እንደ ቴሌቪዥን አይነት እቃዎች አሉኝ። እንደ ውሃ መጠጫ አይነት፣ እንደ ውሃ ማቀዝቀዣ አይነት፣ እቃዎች አሉኝ እነዚህን እቃዎች በጣም ነው የምወዳቸው ድስቶች አሉኝ ቤት ውስጥ በጣም አይነት ብዙ አይነት ልጠቀምባቸው የምችላቸውን እቃዎች አሉኝ። አብዛኛውን ኢትዮጵያ ውስጥ በምንኖርበት ሰዓት ያው በምንኖርበት ሰዓት የአብዛኛውን ሰዎች ቤት ውስጥ የማይጠቀሙበትን እቃ ሰብስበው መሰብሰብ ወይም ማጠራቀም ይወዳሉ ለሰው ለማሳየት ይሄ ደግሞ ታይታነት ወይም አለኝ ለማለት ነው ግን አይጠቀሙበትም። እኔ እንደዚህ አይነት ሰዎች አይደለሁም፣ እኔ የማስቀምጠው የምጠቀመውን እቃ ብቻ ነው የማልጠቀመው ከሆነ አውጥቼ እጥለዋለሁ እንጂ እኔ ቤት አይቀመጥም ምክንያቱም ያው ቤት ከመያዝ ከማቆሸሸ አንፃር በጣም ነጥፎ ጫና ስለሚያሳድርብኝ ማለት ነው። የምጠቀምባቸውን ወይም ህይወቴን የሚያቀሉልኝን እንደዚህ አይነት እቃዎችን ነው የሚገዛው ወይም የምትጠቀመው እነዛን እቃዎችን ነው የምትጠቀማቸው ወይም የማስቀምጠው፣ የማትጠራቅመው። ለምሳሌ ካሉኝ እቃዎች መካከል የ ብርጭቆ ውሃ የምጠጣበት የውሃ መጠጫ አንዱ ነው፣ እሱን በጣም ነው የምወደው አብዛኛውን ጊዜ የምጠቀመው ነው። ሁለተኛ ደግሞ ቡና የምጠጣበት የቡና መጠጫ፣ ውሃ የምጠጣበት እና ቡና የምጠጣበት የተለያዩ ናቸው እነሱን በጣም በብዛት ሳይሆን ለኔና ያው ቤት ሌላ ሰው ከመጣ አንድ አንድ ሁለት ሁለት አድርጌ ጨምሬ አስቀምጫለሁ ማለት ነው። ሌላው ደግሞ የቡና ማፍያ እቃ ነው ይሄ በጣም አሪፍ ቴክሮሎጂ አለው እና ቶሎ ቡናን ለማፍለት የሚረዳኝ እቃ ነው በዚህ በመጠቀም ቡና አፍልቼ እጠጣለሁ ይሄም በጣም የምወደውና አብዛኛውን ጊዜ ሁሌ ማለት በሚቻል ሁኔታ የምትጠቀምበት ሁኔታ ነው እቃ ነው። ያው ኢትዮጵያ ውስጥ እየኖርን ቡና ለመጠጣት በጣም ከባድ ነው ያው የቡና ሀገር ስለሆነች ቡናን ስለምጠጣ በቀን ውስጥ በጣም ብዙ ጊዜ ስለም ላፈላ ስለምችል ያው ሰዎች ጓደኞቼ ወደ ቤቴ ሲል ሲመጡ ለእነሱ ላፈላ ስለምችል ያው የቡና እቃየን ቶሎ ቶሎ እጠቀማለሁ ማለት ነው። በሶስተኛ ደረጃ በጣም የምትጠቀመው እቃ ደግሞ የውሃ ማቀዝቀዣ ነው። በበጋ ወቅት በጣም የውሃ እጥረት አለ እሱን የውሃ እጥረት እና ደግሞ የ ሙቀቱን ለመከላከል የውሃ ማቀዝቀዣ በጣም ወሳኝ እና አስፈላጊ ነው ብዬ አስባለሁ። ያው ውሃ አቀዝቅዤ በምጠጣበት ሰዓት ያው ሰውነቴ የያዘውን ሙቀት በመልቀቅ ደስተኛ ያደርገኛል ወይም እረካለሁ ማለት ነው። ትኩስ ዉሃ በምጠጣበት ሰዓት አረካም ወይም ደስተኛ አልሆነም፤ ይህንን ጥም ለመቁረጥ ደግሞ የሚያስፈልገው ምንድነው ሞቃት ውሃ ነው። ቀዝቃዛ ዉሃን ደግሞ ለማግኘት የሚያስፈልገው ያ ማቀዝቀዣ ያስፈልጋል። በጋ ወቅት ማለት ነው ይሄንን ለመከላከል ያው ማቀዝቃዣ በጣም ብዙ ጊዜ ወይም አስፈላጊ እቃ ነው ብዬ ነው የማስበው ማለት ነው። በሌላ በጣም ብዙ እቃዎች አሉኝ ለምሳሌ ልብስ የምሰፋበት ልብሴ ሲቀደድ ወይም ልብሴን ማጥበብ፣ ማስፋት ስፈልግ የምትጠቀምባቸው የልብስ ስፌት እቃዎች አሉኝ እሱን በጣም አብዛኛውን ጊዜ ባይሆንም እጠቀማለሁ መሰረታዊ እቃ ነው ብዬ ስለማስብ ማለት ነው። ልብስ የመስፋት ጥበብ ወይም ችሎታ ስላለኝ እሱን እጠቀምበታለሁ። በዛም የሚያስፈልገኝ እቃ አንዱ ነው። ሶስተኛው በጣም ያልተወራለት ድንቅ እቃ ብዬ የማስበው ደግሞ ቻርጀር ነው። ቻርጀር ያው በየቀን ቀን ከስልካችን እኩል እንነካዋለን ያው በቀን ቀን የስልክ ባትሪ በሚጨርስበት ሰዓት ቻርጀሬን ቻርጅ በማደርግበት ሰዓት ያው ቻርጀሬን ብዙ ጊዜ ይጠቀምበታል በዛም ቻርጀር በጣም ነው የምፈልገው የሚያስፈልገኝ እቃ ቻርጀር ነው። ቻርጀሬን በጣም ብዙ ጊዜ ነው የምነካው ማለት ነው። የተለያዩ ብዙ እቃዎች ቢኖሩም ግን እንደ ቻርጀር የሚሆን የለም። ስልክ ያው በህይወታችን ውስጥ ትልቅ ለውጥ አምጥቷል ያንን ደግሞ ሀይል እንዲያገኝ የምናደርገው በቻርጀር አማካኝነት እና የስልክ ቻርጀር በጣም ብዙ ጊዜ እጠቀማለሁ።

አዎ በደንብ ነው የማነበው ያው አሁን ቴሌቪዥን ከማየት ራዲዮ ከመስማት ተሸጋግረን ያለንበት ዘመን በኦንላይን ወይም በመስመር ዜና የምናነብበት ጊዜ ነው ማለት ይቻላል። ለምን ከተባለ? አብዛኛውን ጊዜ ስራ የለንም ስራችን ቴሌቪዥን ማየት ሳይሆን ያው የተለያየ በቢሮ ውስጥ ወይን የተለያየ ትምህርት ወይም ስራ ሲኖረን ያው ቴሌቪዥን ለማየት ሬድዮ ለመስማት ፍሪ ጊዜ ስለሌለን አስቸጋሪ ነው የሚሆነው። እና እንደ አማራጭ የሚወሰደው በመስመር ላይ ዜናዎችን በኦንላይን ዜና ማንበብ ነው እና እኔም የእለት ተእለት ስራዬ ማለት ይቻላል። በኦንላይን ዜና ማንበብ ነው ያው አስቸጋሪ ነገሩ ታማኝ ዜና ማግኘቱ አስቸጋሪ ነው። ለምን አብዛኛውን በሀሰት ስም የተከፈቱና ሀሰተኛ መረጃ የሚያቀርቡ ሰዎች ስላሉ እነሱን በጣም መለየት በጣም አስቸጋሪ ስለሆነ ከእውነተኛው ዜና ጋር የትኛው ነው እውነተኛ የትኛው ነው ሀሰት የትኛው ነው እያጭበረበረ ያለው የሚለውን ለመለየት በጣም ከባድ ነው የሚሆነው። በመስመር ላይ ዜናም ማንበብ ማለት ነው። እና እኔ በጣም ነው የማነበው በመስመር ላይ አብዛኛውን ጊዜ ማህበራዊ ሚዲያ ስጠቀም ጊዜ የማሳልፈው ያው ዜና በማንበብ ነው። በስልኬ ማለት ነው። ይኸው ችግሩ ያው በዛኛው መጠቀም ችግሩ ዘመናዊነት እየቀየረው ችግር ይመስለኛል። በቴሌቪዥን ለማየት አሁን ዘመኑ በጣም ዘምኗል። በቢሯችን አሁን ቴሌቪዥን አይኖርም አብዛኛውን ጊዜ በስልካችን እጅ አለ በስልካችን እጅ እስካለ ድረስ ያው በስልካችን ነው ዜና የምናየው ማለት ነው። ሬድዮ እና የተለያዩ ጋዜጦችን ለማንበብ ደግሞ ያው ትርፍ ጊዜ የለንም ወይም አናስተውልም ወይ ወይ ኋላ ቀርነት አድርጌ ስለምስለው እኔ እንደራሴ ያው በዛ ምክንያት የመስመር ላይ ዜናዎችን ነው መቶ በመቶ ማለት ይቻላል የማነበው። የጋዜጣ እንደውም መቶ በመቶ ማለት ይቻላል ቀርቷል። አሁን በቅርብ ጊዜ የጋዜጣ ድርጅቶች ከስራ ይወጣሉ ብዬ አስባለሁ የኔ የግል እሳቤ ነው። ለምን ከተባለ? ያው የአንባቢ ቁጥር ስለቀነሰ ያው እነሱም በማህበራዊ ሚዲያ ማጋራታቸው አይቀርም ብዬ አስባለሁ አሁን በወረቀት ታትሞ ምናምን ያው ማንም አያየውም እንደ ድሮ ተነባቢነት ፍላጎትም ይኸው የቀነሰ ነው። በዛ ምክንያት ይኸው የጋዜጠኞች ሰራተኞች ወይ የጋዜጣ ሰራተኞች ከስራ ያወጣል ብዬ አስባለሁ በወረቀት የሚያትሙት ማለት ነው። ያው እንግዲህ ሃሰተኛ ዜናን ከእውነተኛ ዜና ለመለየት በጣም አስቸጋሪ ነው የሚሆነው። በኦንላይን ላይ በመስመር ላይ እንትን ማለት መለየት ማለት ነው በጣም ከባድ ነው የሚሆነው። በዛ ምክንያት ያው በጣም ጥንቃቄ ማድረግ ይስፈልጋል። የትኛውን እውነተኛ ዜና አቅራቢ የትኛው ነው ውሸተኛ ሀሰተኛ ዜና የሚያቀርበው የሚለውን መለየት በጣም ትልቅ ጥንቃቄና ብልሃት ይጠይቃል። አብዛኛውን ጊዜ የሚያውቀን ለማስታወቂያ ወይም የራሳቸው የግል ጥቅም ሲኖራቸው ሰዎች ሰዎችን ያሳስታሉ በዜና አማካኝነት ማለት ነው። የዜና የሚሰሩት ዜና በጣም ትልቅ ጫና በሀገሪቷ ላይ ያመጣል። ጦርነት ሊሆን ሊቀሰቅስ ይችላል የተለያዩ ነገሮችን ሊቀሰቅስ ይችላል። በዛም ምክንያት ያው ትልቅ ጫናና ውጥረት ነው የሚያመጣው። መንግስት ከመንግስት ያጣላል ህዝብ ከህዝብ ያጣላል የኑሮ ውድነት እንዲጨምር እንዲቀንስ የሚያደርገው ይሄ በመስመር ላይ የሚወጡት አላስፈላጊ ዜናዎች ናቸው ብዬ አስባለሁ። እነዚህን ለመከላከል ያው ከግለሰብ ባሻገር የመንግስት አካላትም ያው እርምጃ ቢወስዱ የተሻለ ነው የሚሆነው ብዬ አስባለሁ። ግን በጣም በጣም አሁን የተሳሳተ ዜና ወይም ፌክ ኒውስ የምንላቸው በጣም አስቸጋሪ ናቸው በመስመር ላይ ማለት ነው። ያው በቴሌቪዥን በጋዜጣ ሲሆን የታወቀ ነገር ስለሆነ ከማን እንደመጣ ስለሚታወቅ ለመከላከል ለመክሰስ በጣም ቀላል ነው። አሁን ይሄንን በየነ መረብ አማካኝነት በመስመር ላይ በኦላይን ላይ ስለሆነ የሚለቁት በጣም ለመለየት አስቸጋሪ ነው። አግኝቶ ለመክሰስም በጣም አስቸጋሪ ነው መታወቂያ ቦታ የላቸውም የሆነ የሚኖሩበት የሚሰሩበት አድራሻ ስለሌላቸው በጣም አስቸጋሪ ነው የሚሆነው። እና እኔም ማህበራዊ ሚዲያን የምጠቀመው ወይም ስልኬን የምጠቀመው የማነብበት በመስመር ላይ ነው ማለት ነው። በመስመር ላይ በጣም ብዙ ጊዜ ነው የማነበው ማለት ነው። ዜናዎችን አዳዲስ ዜናዎች ሲኖሩ ትኩስ ዜናዎች ሲኖሩ በስልኬ ወዲያውኑ የሚደርሰኝ በመስመር ላይ ሲሆን ነው። እና በቴሌቪዥን እና በጋዜጣ ገና እስኪታተም ምናምን በጣም ጊዜ ስለሚፈጅ ደግሞ እየቀረም ስለመጣም አስቸጋሪ ነው። ያው ትኩስ ዜና ቶሎ ለማየት ቶሎ ለመቅረጽም ዜና ለመልቀቅም የሚሆነው እንደ አሪፍ አማራጭ የሚታየውም ያው የስልክ ወይም የመስመር ዜና ነው። እና በስልካችን እና በኮምፒውተራችን በቅርቡ የምናየው ዜና ነው አሪፍ ብዬ አስባለሁ። ያው የሀሰተኛ ዜናዎም እንዳለ ሆነው እነሱን ለመቅረፍ እንግዲህ ቀን ቴሌት ሳንል መስራት አለብን መጠንከር አለብን መበርታት አለብን። ያው ካልበረታን ያው እነሱ እየተቆጣጠሩ እየበዙ የሚመሩት መቃወም አለብን። እንዲዘጉ ይሄንን ነገር እንዲያስተካክሉ በምክርም በተለያየ ነገርም እነሱን ማስተካከል አለብን። ያለበለዛ እኛን ወደ ገዳል እየከተቱ እያጣሉን እያባሉን ህዝብ ከህዝብ እያጋጩ ነው የሚመጡት ብዬ አስባለሁ። ያው መጠንቀቁ አይከፋም። ለማንኛውም ብዙ ሰዎች በእንደዚህ አይነት ሁኔታ ታለዋል ብዙ ሰዎች ተገዳድሏል ብዙ ሰዎች ተጠ

አዎ አብዛኛውን ጊዜ ሁል ጊዜ ማለት ይቻላል በቆን ሶስቴ ነው የምመገበው። ያው የሁሉም ሰው የምግብ ዝርዝር ሁኔታ ይመስለኛል እኔም እንደሌላው ሰዎች በቀን ሶስቴ ነው የምመገበው የመጀመሪያው ቁርስ ነው። ቁርስ ከጠዋቱ አስራ ሁለት ሰዓት እስከ ሁለት ሰዓት ባለው ሰዓት ውስጥ በአማካይ በቃ አንድ ሰዓት የሚሆን ማለት ነው። በላለው ከሰአት ደግሞ ከስድስት ሰዓት እስከ ስምንት ሰዓት ባለው ጊዜ ውስጥ እበላለሁ። ያው እራት ከ ሶስት ሰዓት እስከ አምስት ሰዓት ባሉ ጊዜ ውስጥ እበላለሁ ማለት ነው። ያው ምግብ በጣም ለሰው ልጆች አስፈላጊ እንደሆነ ይታወቃል። አንዳንዴ ደግሞ ያው በስራም በትምህርትም ወዬ ደክሜ በምመታበት ሰዓት በመሃል ላይ እበላለሁ ምግቦችን እጠቀማለሁ አንዳንድ እንደ መክሰስ አይነት ነገሮችን እጠቀማለሁ ማለት ነው። ያው ጥንካሬ ይሰጠኛል ደግሞ ያው የምግብ ሰዓቴ እስኪደርስ ድረስ ረሃብ ስሜት እንዳይሰማኝና እንድጠነክር ጠንክሬ እንድቆይ ይረዳኛል። ያው ከምግብ ማብዛቱ ይልቅ የምግቡ ጥንካሬና የምግቡ ጥራት የተሻለ ነው ብዬ የማምን ሰው ነኝ። እኔ ምግብ የተለያየ ምግብ አሁን ለምሳሌ የሆነ ምግብን በቁርስ ሰዓት ላይ በጣም ብዙ ከምንበላ ይልቅ አሪፍ ምግብ በአንዴ ብቻ መብላት ወይም ሶስቱንም የሚተካ አንዴ መብላት ያው አሪፍ ነው ብዬ አስባለሁ። ያው አብዛኛውን የምግብ ጥንካሬ እኔ ባለውበት አካባቢ ወይም ባላደጉት አካባቢ አይለካም ስንት ግራም እንደሆነ ስንት ፕሮቲን እንደያዘ ስንት ካርቦሃይድሬት እንደያዘ ማንም ቼክ የሚያደርገው የለም። አብዛኛውን ላለመራብ ነው የምንበላው እንጂ እስከዛ ምግብ የምናገኘውን ጥቅም አስበን አይደለም ዝም ብለን ተፈጥሮ ህግ ስለሆነ ብቻ ነው የምንበለው ያንን ለመሻር ደግሞ መማር ያስፈልጋል። መማር ብቻ ሳይሆን የምንለካበት ወይም ለክተን የምንሰራበትን ነገር ማወቅ አለብን ብዬ አስባለሁ። ያው አብዛኛውን ጊዜ እኔም ዝም ብዬ ነው የምበለው ራቤን ለመከላከል እንጂ ምን ያክል ምን ያክል ምግብ ከዚህ ንጥረ ነገር አገኛለሁ? ከዚህ ንጥረ ነገርስ ምን እጠቀማለሁ? ያበረተኛል ያጠነክረኛል ለእራት ሰዓት ይሆናል ምናምን የሚለውን አልለሉም። ራብን ለመቀላቀል ብቻ ዝም ብዬ ነው የምበለው በዛ ምክንያት ይሆን ሰውነቴም እኔም ነው እየፈለገ እንደፈለገው መንቀሳቀስ ይከብደናል። ይሄንን ለማስተካከል እንግዲህ ያው መዘመን ያስፈልጋል ዘመናዊነት ወሳኝ ነገር ነው ለእንደዚህ አይነት ነገር። ይህንን በቀላሉ ለመጠቀም ያስፈልጋል ብዬ አስባለሁ እኔ በቀን ሶስቴ እበላለሁ። ቁርስ ላይ የምበላቸው ነገሮች ያው ቀለል ያሉ ነገሮችን ወደ ስራ ስለምሄድ ወይ ወደ ትምህርት ወይ ወደ ስራ በሚሄድበት ሰዓት ያው ሆዴን አክብጄ እኔም ከብቼ መሄድ አልፈልግም። ቀላል ነገር ከቀላል ነገሩ ነው የምጀምረው ልክ እንደ ዳቦ በሻይ ከዛ በመኮሮኒ ወይም በፓስታ ያሉ ነገሮች እንደ ፍርፍር አይነት ምግቦችን ተመግቤ ነው የምሄደው። ምሳ ላይ ደግሞ ብዙም ያልከበደ ግን ያው ከሰአት በጣም ሀይለኛ ሙቀትና ስራ ስለሚኖር እሱን ለመከላከል የሚሆን አይነት ምግብ እበላለሁ ያው ከሰአት ላይ ምመገበው አብዛኛውን ጊዜ። የው ሽሮ ነው ሽሮ በእንጀራ በአይብ ምናምን አብዛኛውን ጊዜ እበላለሁ። እራት ላይ ደግሞ እራት ወደ እንቅልፍ ወደ ሰለም መሄድ ያው እንቅልፍ ላይ። የማይከብደኝን ወይም ስብን ላያከማች የሚችል ወይም ስተኛ ምቾት የሚሰጠኝን ምግብ ነው መገብ የምፈልገው በዛም ላይ አብዛኛውን ጊዜም የምበላው እራት ላይ ያው ቀለል ያለ ብዙም ያልከበደ ግን ምርጥም የሚባል ምግብ ነው የምበለው። እንደ ሽሮ ሆኖ ግን አሰራሩ ለየት ያለ ማለት ነው እንደ ተጋቢ ነው የምበለው አብዛኛውን ጊዜ ተጋቢ ነው እና በየአይነት የምበለው አብዛኛውን ጊዜ። ያው አሪፍ ነው ብዬ አስባለሁ እራት ላይ ማለት ነው በቃን ሶስቴ መመገብ ያስፈልጋል ብዬ አስባለሁ። ግን በቀን ሶስቴ ከመመገብ ሁሉንም አይነት ንጥረ ነገሮችን እንዲሁም ፕሮቲን ካርቦሃይድሬት ቫይታሚን የያዙትን በአንድ ለመመገብ እንዳይርበን አድርገን በአንድ መመገብ አስፈላጊ ነው ብዬ አስባለሁ። ምክንያቱም የአንዳንዱን ዝም ብለን ሳናውቅ አግበስብሰን ከምንበላው ይልቅ የሚያስፈልገንን ያክል ብንበላ በቀን ውስጥ በቀን አንዴ መመገብ ያው ጥሩ ነው ብዬ አስባለሁ። ያው ማንም አላስገደደንም በቀን ውስጥ ሶስቴ ወይ ሁለቴ ብሎ ብሎ የምንፈልገውን ያክል መብላት እንችላለን መብቱም አለን። ያው በራሳችን ፍቃድ ማድረግ እንችላለን የምንችላቸው ነገሮች ናቸው ብዬም አስባለሁ ይሄንን ነገር። እንደዛ ስለሚታሰብ ስለሚገመትም በቀን ውስጥ አንዴ መመገብ እኔ እመርጣለሁ ወደፊትም እንደዛ አደርጋለሁ ብዬ ተስፋ አደርጋለሁ። በቀን ውስጥ ሶስቴ አልበላም ብዬ ነው የማስበው ማለት ነው። እራት ሰዓት ያው ይመሽብኛል አብዛኛውን ጊዜ ከስራ ወጥቼ ሶስት ሰዓት ስለምገባ ከዛ መጥቼ ወዲያውኑ ነው። ሻወር እንደገባሁ ቡናዬን አፈላለሁ ቡናዬ እየፈላ እያለ ያው እራቴን እመገባለሁ ሶስት ሰዓት ማለት ነው። ምሳ ደግሞ ከስድስት እስከ ስምንት ሰዓት ባለው ውስጥ ያው አጠናቅቄ መጨረስ አለብኝ እበላለሁ ማለት ነው። ቁርስ ደግሞ ከአሥራ ሁለት ሰዓት እስከ ሁለት ሰዓት ባለው በዛ መሃል ውስጥ ያው የታወቀ እዛው